በብዙ ህዝብ መካከል መሆን ደስ ይለኛል ምክንያቱም እንደዚህ ያልኩበት ምክንያት በብዙ ህዝብ መካከል ስሆን አንደኛ ብዙ ነገሮችን እማራለሁ ከህዝቦቹ ጋር። ብዙ ነገሮችን አዳምጣለሁ ብዙ እውቀቶችን እጠብጣለሁ እጨብጣለሁ ስለዚህ በህዝብ መካከል መሆን ደስ ይለኛል ይመቸኛል።

አወ በፍጥነት መታየት እችላለሁ እንደዚህ ያልኩበት ምክንያት በፍጥነት ነገሮችን ማድረግ እችላለሁ ማተግበር እችላለሁ። እና በፍጥረት መታየት ትችላለህ ለሚለው ጥያቄ? አዎ ምክንያቱም በምፈልገው ሰዓት በፍጥነት ከቦታው እደርሳለሁ ነገሮችን አደርጋለሁ። በፍጥነት መተየት ትችላለህ ለሚለው ጥያቄ? አወ ይሆናል መልሴ ማለት ነው።